በመስኮት በመስኮት ጎን መቀመጥ እወዳለሁ። ምክንያቱም በመስኮት ጎን በመቀመጥ የተለያዩ የአየር ዝውውሮችን በመመልከት ነፋሻማ የሆነ አየርንም ስለማገኝና ንፋስ ስለሚገባ በቀላሉ ንፋስን ማግኘት ስለምችል፤ መስኮት ዳር በመቀመጥ የተለያዩ ሀሳቦች ስለሚመጡልኝና መጽሐፍትንም በማነብበት ጊዜ መስኮት ጥግ መቀመጥ በጣም ደስ ስለሚለኝ፤ በመስኮት ጥግ በመቀመጥ በጣም ያስደስተኛል። ስለሆነም በመስኮት ጥግ በመቀመጥ መጽሐፍትን አነባለሁ።

የጎረቤትን ድምጽ እሰማለሁ ምክንያቱም የጎረቤትን በጣም አስፈላጊና ጠቃሚ ነው። ምክንያቱም ድምፃቸውን በመስማት የተለያዩ ሀሳቦችን በመቀበል የተለያዩ ውይይቶችን በማድረግና የተለያዩ ጎረቤታዊ ውይይቶችን መስተጋብሮችን በመፍጠር ድምፃቸውን በመስበት ሀሳባቸውን በመቀየር ወደ ራስ መውሰድና ችግሮችን በማስተካከል የተለያዩ ውጤቶችን ማስመዝገብ ይቻላል ብዬ ለማመን ስለ ጎረቤት ጋር ያለኝ ግንኙነት መልካም ስለሆነ ድምፃቸውን እሰማለሁ ብዙ ጊዜ የሚነግሩኝን ነገር ወደ ተግባር በመቀየር ነው። ይሄ ያሉኝንም ነገር ወደ መሬት አውርጄ ተግባር ላይ በማወር ውጤት አስመዘግባለሁ። ስለዚህ የጎረሌቶችን ድምጽ በደንብ መስባትና ተግባር ላይ አውዬ ውጤት ለማስመዝገብ የራሴን ከፍተኛ የሆነ ጥረት እያደረኩና ወደፊትም የማድረግ ይሆናል። ስለዚህ የጎረቤት ድምጽ በጣም አስፈላጊነት ጠቃሚ ነው የሚል አመለካከት ካላቸው ሰዎች መካከል አንዱ እኔ ነኝ። ስለዚህ የጎረቤትን ድምጽ ማዳመፅ ማክበር በጣም ጥሩ ነው የሚል ሀሳብ አለኝ

ኢንተርኔት አለ ይሄን ኢንተርኔት የተለያዩ ነገሮች እጠቀማለሁ ማህበራዊ ድረ ገጾችን እጎበኝበታለሁ የተለያዩ ኢሜሎችን እላላክበታለሁ የተለያዩ ሚዲያዎችን እከታተልበታለሁ የተለያዩ ኦንላይን ትምህርቶችን እማርበታለሁ። ስለዚህ ኢንተርኔት ሁለት አይነት ኢንተርኔት አለኝ። የዋይፋይ ኢንተርኔት እና የዳታ ኢንተርኔት። ዋይፋይ ኢንተርኔት ብዙም ጊዜ በመኖሪያ ቤቴና በመስሪያ ቤቱ አካባቢ የሚገኝ ሲሆን ዳታ ግን በስልክ አንዴ እገዛለሁ። ያን ዳታ ደግሞ በአግባቡ በመጠቀም የተለያዩ ድርገጾችን በመጎብኘት እና የተለያዩ አገልግሎቶችን እያገኘሁበት እገኛለሁ። ስለዚህ ዳታ በጣም ጠቃሚና ዘመኑን የዋጅና ዘመኑ ጋር ለመገናኘት አለምን በቀላሉ ለመቃኘት የሚያስችልና የተለያዩ የተለያዩ መስተጋብሮችን ለማድረግ ይጠቅማል። የተለያዩ

ጫጫታ ብዙን ጊዜ አይመቸኝም ምክንያቱም ጫጫታ ያለበት ቦታ በጣም ሰላም ስለሚረብሽና ጭንቀትን ስለሚፈጥርብኝ ጫጫታዎች ያሉበትን ቦታ ብዙ ጊዜ ምርጫዬ አላረግም ጸጥ ያለና ተፈጥሮአዊ የሆኑ ቦታዎችን ምርጫዬ በማድረግ እነዚህ አካባቢ አዘውትሬ እገኛለሁ። ስለዚህ ጫጫታ በጣም ስለሚረብሽኝ ራስ ምታትም ስለሚይዘኝና አምሮዬን በጣም ስለሚያጨናንቅኝ የራስ ጫጫታ ያሉቡት ቦታዎች ላይ ብዙም ጊዜ አልገኝም። ስለዚህ ጫጫታ በጣም ከሚረብሹ የሰዎች መካከል ስለሆን ጸጥ ያለ ቦታና ጫጫታ የሌለበት ቦታ ጫጫታ የማይገኝበት ቦታ በመገኘት ብዙ ጊዜ ሰላም ይሰጠኛል። ስለዚህ ሰላማዊ የሆነ ህይወት ለመኖር እንድትችል ዘደስ ጸጥ ወዳሉ ቦታዎች እና ጫጫታ ወደማይረዛባቸው ቦታዎች ላይ አዘወትራለሁ።

በርካታ የመንገድ ስም አይነቶችን አውቃለሁ ከእነዚህም መካከል ዋና መንገድ የውስጥ ለ ውስጥ መንገድ አካፋይ መንገድ መታጠፊያ መንገድ የመሳሰሉት የመንገድ አይነቶችን አውቃለሁ ከእነዚህም መንገድ አይነቶች ዋና መንገድ የሚባለው ወይም አውራ ጎዳና የሚባለው የመኪናና የተለያዩ ከቀላል እስከ ከባድ የጭነት መኪናዎችን የህዝብ መኪናዎችን የሚመላለሱበት እንዲሁም ደግሞ የእግረኛ መንገድ ያለው የብስክሌት መንገድ የሞተር እና የመሳሰሉ ተሽከርካሪዎች በየተለያየ አቅጣጫ ያለው እና ለበርካታ አገልግሎት የሚውል የመንገድ አይነት ነው። ስለዚህ

ነገሮችን እንደገና ጥቅም ላይ ማዋል አውቃለሁ ምክንያቱም ነገሮችን እንደገና መልሶ መጠቀም ኢኮኖሚን ከመጠበቅም አኳያ የተለያዩ ነገሮችን በአካባቢያችን የሚገኙ ቅሳቅሶችን እንደገና መልሶ ጥቅም ላይ በመዋል የተለያዩ አገልግሎቶች ላይ በመዋል ጥቅም ማግኘት እንችላለን። ስለሆነም መልሶ መጠቀም ለበርካታ ጊዜ ተጠቅሜበታለሁ እስካሁንም እየተጠቀሙበት ያለው ሁኔታ ነው ያለው፤ ስለዚህ እንደገና ጥቅም ላይ መዋል ነገሮችን አንደኛ አካባቢ እንዳይቆሽሽ ነገሮችን ደግሞ ጥቅም ላይ መዋል አስፈላጊ በመሆኑ። ሁለተኛ ደግሞ ነገሮችን በአግባቡ በመጠቀም ለተለያዩ አላስፈላጊ ላይ ወጪዎች ራሳችንን እንድንጠብቅ በማድረጉና። እንዲሁም ከዚህ በተጨማሪ ደግሞ በርካታ ጥቅሞችን ለማግኘት ስለሚያግዝን ነገሮችን በአግባቡ መልሶ ጥቅም ላይ መዋል አስፈላጊ

ማዕድን ለተለያዩ ጌጣጌጥ ለተለያዩ ማስዋቢያዎች ለተለያዩ ግንባታዎች ለተለያዩ አገልግሎቶች እጠቀማለሁ ምክንያቱም ማዕድን ውበት ሰጪ ከሆኑ ንጥረ ነገሮች መካከል የሚመደብ ሲሆን። በተለይ አካባቢ ለተለይ አገልግሎቶች እንጠቀምበታለን። ከምንጠቀምባቸው በርካታ ነገሮች መካከል አንደኛው የግንባታ ለጌጣጌጥ ውበት ሰጪና ለተለያዩ ቁሳቁሶች መገንቢያና አገልግሎት እንዲሰጡ ለማድረግ እንጠቀምበታለን። ስለዚህ ግንባታ ማዕድን በጣም ጠቀሚና አስፈላጊ ጉዳይ መሆኑን ለመገንዘብ ያስፈልጋል

ማሰላሰል አደርጋለሁ ምክንያቱም በርካታ ጉዳዮች ሲገጥሙ ይሄ ለጉዳዮቹ መፍትሄ ለማስቀመጥ እንዲያመች በማሰላሰል በማሰብና ግንዛቤ ውስጥ በማስገባት ነገሮችን እንዴት መፍታት እንዳለብኝና በምን አይነት መልኩ መፈታት እንዳለባቸው ውሳኔ ለማስቀመጥ ያመች ዘንድ የተለያዩ ማሰላሰሎችን አደርጋለሁ። ስለዚህ ማሰላሰል በጣም አስፈላጊና ወሳኝ ነገር ነው ጥቅሜታዎቹን በርካታ ናቸው በማሰላሰል ውስጥ መፍትሄ ይገኛል። በማሰላሰል ውስጥ የተለያዩ የመፍትሄ ሀሳቦችን በቀላሉ ማግኘትና ማደራጀት ይቻላል። ከዚህም በተጨማሪ ማሰላሰል ጉዳቶቹም አሉት። በርካታ ጊዜውን በማሰላሰል የምናስብ የምናሳልፍ ከሆነ ለጭንቀት ለድብርት ለራስ ምታት ስለምንዳረግ ብዙን ጊዜ ማሰላሰል አያስፈልግም ጥቂት አሰላስለን። መፍትሄዎቹን ካስቀመጥን በኋላ ወደ ቀጣይ ጉዞ መሄድና ያ ያስና ሰላስለው የዋልነውን ጉዳይ በመተውና ሌሎች ቀጣይ ሰዎችን በመስራትና በማሰብ ማሳለፍ ነው። እንጂ ለበርካታ ጊዜና ለሰአት ለረጅም ጊዜ በአንድ ጉዳይ ላይ በማሰላሰል ጊዜያችን በምናሳልፍበት ጊዜ። ከፍተኛ የሆነ ጭንቀት ድብርትና ራስ ምታት ሊያጋጥመን ስለሚችል የማሰላሰል ጊዜያችንን መገደብና መመጠን አስፈላጊ ነው። ስለሆነ በምናሰላስልበት ጊዜ በርካታ የሆነ የመፍትሄ ሀሳቦችን እና አቅጣጫዎችን ልናገኝ ስለምንችል ማሰላሰል አስፈላጊ ነው ከሚሉ ወገኖች መካከል ነኝ። ስለዚህ በምናሰላስልበት ጊዜ ደግሞ በተገደበ በአጭርና በተወጠነ በተመጠነ ጊዜ ሊሆን ይገባል እንጂ ለረጅም ሰዓት በማሰላሰል ጊዜያችንን ማሳለፍና መግደል አይጠብቅብንም። ምክንያቱም ያለ አንድ መፍትሄ ረጅም አሰላሰል ባሳለፍን ጊዜ አንደኛ መፍትሄ የማስቀመጥ እድላችን ዝቅተኛ ነው የሚሆነው። ሁለተኛ ነገሮችን በውጤታማና የመስራት በውጤታማነት የመስራት አቅማችን ዝቅተኛ ይሆናል። ስለሆነም መሰላሰል ያስፈልጋል። ቢሆንም ግን በተመጠንና በተሰላ በተጠና መልኩ ቢሆን ተገቢ ነው የሚል አመለካከት አለኝ።

በፈሃም ማብሰል አልችልም ምክንያቱም ብዙ ጊዜ ስለማልጠቀመውና በአካባቢዬም ብዙ የተለመደ የማብሰያ ዘዴ ስላልሆነ ስለማልጠቀምበት ይሄን ዘዴ። በርካታ ጊዜ በዚህ ዘዴ ተጠቅሜና አብስዬ አላውቅም እኛ የምንጠቀምበት በእሳትና በኤሌክትሪክ የማብሰያ ዘዴዎች ስለሆነ እነዚህን የማብሰያ ዘዴዎች በመጠቀም። በርካታ የሆኑ አገልግሎቶችን እናገኛለን ስለዚህ እኔ በዚህ የፋሃም ፋሃም ማብሰል ብዙም አልችልም አላውቅበትም ማለት እችላለሁ። በመሆኑም በፍና ማብሰል የኛ አካባቢ የተለመደና ብዙም ጊዜ አገልግሎት ላይ የማየው እና ያልተለመደ ያሰራር ስለሆነ በደንብ ጊዜ የማንጠቀመው እና በአካባቢያችን ተዘውትሮ የሚገለገል የምንገለገልበት አይነት ስላልሆነ ይሄን ጉዳዩ ከዚህ በፊት ተጠቅሜበት አላውቅም። ምናልባት ጠቃሚ እናስፈላጊ ከሆነ ወደፊት ለመጠቀም አስብ ይሆናል እንጂ እስካሁን ባለው ሁኔታ ግን ተጠቅሜበት አላውቅም ስለሆነም። እኛም እንድጠቀመው በአካባቢያችን ያሉ የማገዶ እንጨቶችን በመጠቀም ነው ማብሰያዎችን እና የተለያዩ አገልግሎችን የምንጠቀመው

ማቅረቢያ ማድረግ እችላለሁ ምክንያቱም ማቅረቢያ ለተለያዩ አገልግሎቶችና ጥቅሞች የሚውል ጉዳይ ስለሆነ በርካታ የማቅረቢያ አይነቶችን በመጠቀም ለተለያዩ አገልግሎቶቻዊ ያውቃለሁ ምክንያቱም ማቅረቢያዎች ለተለያየ ግልጋሎት ከመሰጣታቸውም በተጨማሪ ለእኛ ለእያንዳንዳችን ፍላጎትና ለተለያዩ መጠቀሚያ የሚሆኑ ነገሮችን በቀላሉ አገልግሎት እንድናውልና አገልግሎቱን ተጠቅመን ደግሞ በቀላሉ ወደምንፈልግበት ቦታና ስራ ውጤት የምናመጣበት የተለያዩ ጉዳዮችን ለማከናወን ስለሚጠቅሙኝ እነዚህ ማቅረቢያዎችን መጠቀም በጣም አስፈላጊ ነው። በርካታ የማቅረቢያ አይነቶች አሉ እነዛ የማቅረቢያ አይነቶች ደግሞ ለተለያየ አገልግሎት ልንጠቀምባቸው እንችላለን። ከእነዚህም መካከል የተለያየ ምግብ ማቅረቢያዎች አሉ የውሃ ማቅረቢያዎች አሉ የመጠጥ ማቅረቢያዎች አሉ የተለያዩ አትክልትና ፍራፍሬ ማቅረቢያዎች አሉ እነዚህን ማቅረቢያዎች በመጠቀም የተለያዩ አገልግሎቶችን ለተለያዩ ማህበረሰቦች መስጠት እንችላለን ምክንያቱም ማቅረቢያ ማድረግና መቻል በቀላሉ ስለሚቻልና ጠቀሜታቸውም ከፍተኛ ስለሆነ ማቅረቢያዎቹን በመጠቀምና በማድረግ የተለያዩ ስራዎችን መስራትና ማከናወን እንችላለን በውጤትም የታጀቡ ስራዎችን ማድረግ እንችላለን ስለዚህ ማቅረቢያዎች መጠቀም በጣም አሪፍ ነው ወይም ደግሞ እችላለሁ

በስራ ሰዓት የተለያዩ የጥሪ ብዛቶችን አደርጋለሁ። ምክንያቱም እንደየስራው አይነትና ብዛት ጥሪዎቹ የተለያዩ ሊሆን ይችላሉ። በአማካይ ግን:- በቀን ከአምስት እስከ አስር ጥሪዎችን ላደርግ እችላለሁ። ምክንያቱም ጥሪዎች በጣም አስፈለጊና የስራ ለውጦችን ለማግኘት:- ለማድረግ ስራዎችን በቀላሉ ለማድረግ የስራ አቅጣጫ ለመስጠት የስራ ጥቆማ ለመስጠት መልእክቶችን ለማስተላለፍ ስለሚጠቅሙ- ጥሪዎችን ማድረግ አስፈላጊ ስለሆነ ጥሪዎችን ባስፈላጊው ጊዜና መደረግ ባለባቸው ጊዜ ሁል ጊዜ አደርጋለሁ። ጥሪዎችን በማድረግ ደግሞ- የተለያዩ ተልእኮዎችን በመስጠት የተለያዩ ስራዎች እንዲሰሩ አቅጣጫዎችን በማስቀመጥና የተለያዩ አገልግሎቶች እንዲሰጡ በጥሪዎች በማስተላለፍ ጥሪ ማድረግ ብዙ ጊዜ- በማድረግ ጊዜን አሳልፋለሁ። ስለዚህ ስራ- በምንሰራበት ጊዜ ጥሪዎችን ማድረግ በጣም አስፈላጊና አማራጭ ለጉዳይ ስለሆነ ጥሪዎችን በአግባቡ በማድረግ ተገቢውን አገልግሎትና ተገቢውን የስራ- ወቅት በወቅቱ ለመስጠት ስለሚያስችሉ ጥሪዎችን ማድረግ አማራጭ የሌለውና ለበርካታ ጥቅሞችም የሚውል የስራ- ሁኔታ ስለሆነ ጥሪዎች በጣም አስፈለጊ መሆናቸውን ተገንዝበን በአግባቡና- በተገቢ ሁኔታ ጥሪዎችን በማድረግ በተለያዩ ስራዎችን ማከናወን እንችላለን ብዬ አምናለሁ። ስለዚህ እኔ በአማካይ በቀን ከአንድ እንደአስፈላጊነቱ የተለያየ ቢሆንም ከአምስት እስክ ከአስሮችን አደርጋለሁ።

ከልጅነቴ ጀምሮ የምዘክራቸው በርካታ በዓላት አሉ ከእነዚህ በዓላት መካከል የአቡነ ዘርአብሩክ ቅዱስ ሚካኤል የእናታችን የቅድስት ድንግል ማርያም በዓላትን በየወሩ በመዘከርና ቤተክርስቲያንም በመሰላም አሳልፋለሁ። ስለዚህ ዝክሬን ምዘክረው ከልጅነቴ ጀምሮ እነዚህን ከላይ የጠቀስኳቸው በዓላትን። ከልጅነቴ ጀምሮ የምዘክረው እና አገልግሎት የምሰጥባቸው በዓላቶች ናቸው። ስለዚህ እነዚህን በዓላቶች በመዘከር ና አገልግሎት በመስጠት ደስታን ማግኘት ፍስሃን ማግኘት። የተለያዩ እርካታን ማግኘት ከመጨናነቅ መዳን አእምሮን ፍሬ የማድረግ ስራዎችን በመስጠትና። ውጤት በማምጣት የተለያዩ ስራዎቻችን ቀለል ብሎንና ራሳችንን ነፃ አርገን ወደ ስራዎቻችን እንድንገባ የሚያስችሉ ነገሮችን ስለሆኑና ሰላም ስለሚሰጡኝ። ውስጤ መረጋጋትን ስለሚያመጡልኝ እነዚህን ነገሮች ሁሌ ማድረጋቸውና ዘወትር በየወሩ የምሰራቸው ስራዎች ናቸው። እነዚህም ወሩ በገባ በአስራ ሶስተኛው ቀን ወሩ በገባ በአስራ ሁለተኛው ቀን እና ወሩ በገባ በሃያ አንደኛው ቀን የሚከበሩ በዓላት ሲሆኑ እነዚህን በዓላቶች በአግባቡና በተገቢው ሁኔታ በማክበርና በማሳለፍ ጊዜዬን አሳልፋለሁ። ስለሆነም በዓል ምዘክረው እና የማክብረው በዓል አለ ማለት እችላለሁ።

በመስመር ላይ በርካታ ነገሮችን ገዝቻለሁ ከገዛቸው ነገሮች መካከል እንደ ኤሌክትሮኒክስ ሞባይሎች ቲቪዎች እና ጅፓስ አይነቶችን የገዛው ሲሆን እንዲሁም ከዚህ በተጨማሪ ደግሞ የተለያዩ የምግብ ተዋጦዎች ከተለያዩ ሱፐር ማርኬቶች በደሊቨሪ መልኩ ኦንላይን ወይም ደግሞ በመስመር ላይ እገዛለሁ። ስለዚህ የተለያዩ አገልግሎቶችን የማገኝበትና በጣም አስተማማኝ ቅልጣፋና በአጭር ጊዜ በርካታ ነገሮችን የማገኝበት የመስመር ላይ ግዢ ነው። ስለዚህ በመስመር ላይ በርካታ ነገሮችን በመግዛት አንደኛ ጊዜን መቆጠብ ይቻላል። ሁለተኛ ድካምን መቀነስ ይቻላል። ሶስተኛ ደግሞ አላግባቢ የሆነ እንቅስቃሴ ወንድም አላግባብ የሆነውን ወጭ ከማውጣት ይታደገናል ማለት ነው። ስለዚህ በመስመር ላይ መግዛት በጣም ከጉዳቱ ጠቀሜታዎቹ ስለሚበልጡና ጠቀሜታው ከፍተኛ ስለሆነ በዚህም ምክንያት ከፍተኛ ጥቅም የሚሰጡን በመዝመር ላይ በመግዛት የምናሳልፋቸው ጊዜዎች ስለሆኑ እና ይሄንም ስለተገነዘቡ በርካታ ነገሮችን በመግዛት በመስመር ላይ በመግዛት አገልግሎቱን እያገኘሁና እየተጠቀምኩ እገኛለሁ። ስለሆነም በመስመር ላይ መግዛት በጣም አስፈላጊና ጠቀሜታው የጎላ በመሆኑ በርካታ ነገሮችን በመስመር ላይ በመግዛትና አገልግሎትም መጠቀም ይቻላል። ስለሆነም በዚህ በመስመር ላይ የሚደረግ አንዳንድ ጉድለቶች ደግሞ አንዳንድ ታማኝነት የሌላቸው እንትኖች ድርጅቶች አሉ እነዚህ ድርጅቶች ከሞላ ጎደል ትንሽ ሊወሳሰቡና አስቸጋሪ ሊሆኑ ቢችሉም ግን አብዛኛዎቹ ጥሩ እና አሪፍ አፈጻጸም ያላቸው አገልግሎቶችን በጥሩ ሁኔታ ሊሰጡ የሚችሉና ዘመናዊው የሆኑ አገልግሎቶችን እየሰጡና የዳበሩ በይነ መረቦችን በመዘርጋት አገልግሎት እየሰጡ የሚገኙ በርካታ ድርጅቶች ስላሉ እነዛን ድርጅቶች መርጦ አገልግሎትን መጠቀምና ማገልገል ይቻላል። ስለሆነ በመስመር ላይ መግዛት በጣም ጥሩ ነው። ከዚህ በፊትም በመስመር ላይ ግዢዎችን ገዝቼ አውቃለሁ።

በርከታ የምስራ ምኞቶች አሉኝ ከስራ ምኞቶቼ መካከል አንደኛ አስተማማኝ የሆነ እና ለህይወቴ ዝለቄታነት ያለው ስራን መስራት ሁለተኛ ደግሞ አስተማማኝ የሆነ ገቢ ያለው በርከታ የምስራ ምኞቶች አሉኝ ከስራ ምኞቶቼ መካከል አንደኛ አስተማማኝ የሆነ እና ለህይወቴ ዝለቄታነት ያለው ስራን መስራት ሁለተኛ ደግሞ አስተማማኝ የሆነ ገቢ ያለው። ችሎታን ችሎታን እውቀትን ሊያስዳብርና እውቀት ሊያስጨብጥ የሚችሉ ቦታዎች ላይ መስራት እነዚህ ከብዙ የስራ ምኞቶች መካከል ጥቂቶቹ ናቸው። እነዚህ ላይ በመስራት የተለያዩ ነገሮችን ማግኘት ይቻላል። እውቀትን በማግኘት በማዳበርና ስራዎችን በደፊትም በጥሩ ሁኔታ በመስራትና ቀልጣፍ አገልግሎት በመስጠት የተለያዩ ድርጅቶችን ማገልገል አስፈላጊ ነው። ስለሆነም የተለያዩ የስራ ሁኔታዎችን በማመቻቸት እና ምቹ የሆነ የስራ ሁኔታ ነው። ወይም ደግሞ የስራ አካባቢን በመፍጠር ስራዎችን መስራት ያስደስተኛል ስለሆነ። ይሄ በሚሆንበት እና እነዚህ ምቹ ሁኔታ በሚፈጠሩበት ጊዜ ስራዎች ውጤታማ ይሆናሉ። ውጤት ያለው ስራ ደግሞ። ጥሩ እና ድርጅትንም የሚያሳድግ እና ወደፊትም ለትውልድ ዘለቄታነት ያለው አስተማማኝ የሆነ ድርጅትን መመስረት ይቻላል። ስለዚህ። የስራ ምኞቴ ዘላቂነት ያለው በአጭሩ ሊቀጭ የማይችል እና በጠንካራነት ላይ የተመሰረቱ ድርጅት ላይ መስራት። እና በዛ ደግሞ ውጤት አስመዝግቦ ድርጅቱንም ጥሩ ደረጃ ደርሶ በራስን በገንዘብም በኢኮኖሚም ደረጃ ከፍ ያለ ቦታ ላይ መድረስ ያስደስተኛል። ስለዚህ የስራ ምኞት መስራት እና ማከናወን በጣም አሪፍ እና ጥሩ የሚባል ሁኔታ ነው ያለው ማለት ይቻላል። ስለዚህ

የዝናብ ውሃ ብዙ ጊዜ እሰበስባለሁ በተለይ ክረምት በሚሆንበት ጊዜ የዝናብ ውሃ ለልብስ ማጠቢያነት አገልግሎት በጣም አስፈላጊና ምርጥ ስለሆነ የዝናብ ውሃን በማጠራቀም ለልብስ ማጠቢያነት እንገለገልበታለን። ከዚህም በተጨማሪ ደግሞ የተለያዩ እቃዎችን እና የቤት ቁሳቁሶችን ለማጠብ ቤት ለመወልወልና ለተለያዩ አገልግሎቶች እንዲውል የዝናብ ውሃን በማጠራቀም አገልግሎት ላይ እናውላለን። ከዚህም በተጨማሪ የዝናብ ውሃን በክረምት ወር በዘነበበት ጊዜ በማቆርና በጋ በሚመጣበት ጊዜ በቂ የሆነ የውሃ ክምችት ስለሚያስፈልግ የዝናብ ውሃን በማቆር ለተለያዩ ለመስኖ አገልግሎት እንጠቀምበታለን። ስለዚህ የዝናብ ውሃን በመሰብሰብ ለበርካታ አገልግሎቶችና ጥቅሞች ጥቅሞች ማዋል እንችላለን። የዝናብ ውሃ በጣም አስፈላጊና ተፈጥሮአዊ የሆነ ስለሆነ ብዙ ጠቀሜታዎችም ስላሉት የዝናብ ውሃን በመሰሰብና በመጠቀም ለተለያዩ ጥቅሞችና አገልግሎቶች ማዋል እንችላለን። ስለዚህ የዝናብ ውሃ በጣም አስፈላጊና በጣም ጠቃሚ የሆነ ፈሳሽ ነው። ስለዚህ የዝናብ ውሃን በመሰብሰብ አስፈላጊ ነው። የዝናብ ውሃን ስንሰበሰብ ደግሞ በተለያዩ እቃዎች በተለያዩ መሳሪያዎች መሰብሰብ እንችላለን። በሮቶዎች በተለያዩ የውሃ ማጠራቀሚያዎች የተለያዩ ከኮንክሪት ወይም ደግሞ ከአርማታ የተሰሩ የውሃ ማጠራቀሚያዎች ወደ ውስጥ ወደ መሬት እንዳይሰርግ የሚከላከሉ በማድረግና በመጠቀም በተለያዩ አገልግሎቶች እንጠቀምበታለን። ስለዚህ የክረምት ውሃን ወይም ደግሞ የዝናብ ውሃን በመሰብሰብ ብዙ ጊዜ አሳሳልፋለው። የዝናብ ውሃ ክረምት በሚሆንበት ጊዜ በበቂ ሁኔታ ስለሚገኝ እየተሰበሰበ እንጠቀምበታለን።

የምወደው ነው በጣም የሚስበኝ የሽታ አይነት የጽጌሬዳ አባሽታ ነው ጽጌሬዳ በጣም መንፈስን የሚያረካ፣ በጣም የሚያዝናና፣ በጣም ደስ የሚል ስሜት የሚፈጥርና ደስ የሚል የሽታ አይነትና ለአፍንጫችንም ቀላል አይነት የሽታ ስል እና የጽይት ሬዳ ሽታ ያለው ሽታ በጣም ደስ ይለኛል። ከዚህም በተጨማሪ ደግሞ ያዴይ አባ ሽታ ያዴ አባ ይሄ ሽታው ቀላል እና አፍንጫን የማይከብድ አካባቢን ደስ የሚለይት ጠረ እንዲኖረው የሚያደርግና፣ በቀላሉ በአካባቢያችን የሚገኝና በተለይ መስከረም ወር እስከ ጥቅምትና ህዳር የሚኖር የህአብ አይነት ሲሆን፣ ይህም ሽታው በጣም አሪፍና ቀላል ነው። ስለዚህ የምወዳቸው ሁለት አይነት ሽታዎች ናቸው ማለት ነው። የፅጌሬዳ ሽታና የደያባ ሽታ በጣም ደስ ከሚሉኝና ከምወዳቸው ቀለል ያለ ሽታ አይነትም ስላላቸው፣ በጣም ምቹና እኔ የተመራጨ ሽታ አይነቶች ናቸው ብዬ አስባለሁ፣ ስለዚህ እነዚህን ሽታዎች ብዙ ጊዜ ያላቸው ሽታዎችን እጠቀማለሁ፣ ስለዚህ እነዚህን ሽታዎች በቀላሉ ማግኘት እና መጠቀም ስለምችል ለኔም ደግሞ ምቹና ተስማሚ ለአፍንጫዬም ክብደት ስለሌላቸው ደስ ይሉኛል። በጣም ይመቹኛል አዛውትሬም ይጠቀማቸዋል።

መጠበቅ አግድ ነበር ምክንያቱም በማገድ በርካታ የሆነ አገልግሎቶች ጥቅሞችን እና ግልጋሎቶችን የሚሰጥ ጉዳይ ዘለሆነ በርካታ ጊዜ በማገድና በመጠበቅ ጊዜን አሳልፌያለሁ የሚጠበቁም የተለያዩ እንስሳት ናቸው ከብቶች በጎች ፍየሎችና በግመሎች የመሳሰሉት እንስሳት ከተለያየ አውሬ እንዳይበሉና ወደተለያየ ቦታ ሄደው እንዳይጠፉ የጥንቃቄና በአካባቢያችን እንዲህ ሆኖ መጠበቅና ማገድ በጣም እወድ ነበር። መጠበቅም አግድ ነበረ ስለዚህ። በማግድና በመጠበቅ ከእንስሳቶቹ በተለያየ ሰው አዝመራ እንዳይገቡ የሰውን ሰር እንዳይበሉ የተለያየ አዝመራ እንዳያወድሙና በአግባቡ በተሰማሩበት መስክ ብቻ ወሎ ወደ ቤታቸው እንዲመለሱና ምንም አይነት ጉዳት እዛ አያደርሱም። እንዲህ ወሎ ለማድረግ ማገድና መጠበቅ የግድ አስፈላጊ ነው። ስለዚህ ጠብቄ አግቼና ስራዎችን ሰርቼ አውቃለሁ በዚህም የተለያዩ ጊዜያት አሳልፌያለሁ። ስለሆነ አግጄ መጥ ጠብቄ ማሳለፍባቸው ጊዜ ውስጥ በጣም ተወዳጅ እና በጣም ደስ የሚሉ በጣም የሚያስደስቱ የአሪፍ ጊዜያቶች ነበር። በነዛ ጊዜያቶች የተለያዩ ጊዜዎች ራስን ስራ ላይ መዋል ራስን ጭንቀት ውስጥ እንዳንገባ የሚያደርጉ ስለሆኑ እነዚህ ስራዎችን ሰርቻችኋለሁ በጣም ደስ የሚልና በጣም የሚያስደስት ነው።

በድን ቋንቋ አላምንም ምክንያቱም በድን ቋንቋ ለመግቢያውያነት ያገለግላል ብዬ ስለማላስብ በዚህ ቋንቋ ላግብ አላምንም እኔ በማምነው በሚነገር አሁን ላይ አለም ላይ ባለ ሰዎች በሚግባቡበት ተናጋሪዎች ያሉትና እነዛ ተናጋሪዎች ደግሞ እርስ በርሳቸው መረጃዎችን የሚለዋወጡበት ቋንቋ ስካልሆነ ድረስ። በድን ቋንቋ በሚባል አላምንም ምክንያትም ይህ ቋንቋ መልእክት ያስተላልፋል ብዬ አላስብም። የተለያዩ መረጃዎችን መለዋወጥ ይቻላል ብዬ አላስብ የተለያዩ ስራዎችን መስራት ይቻላል ብዬ ስለማላስብ እነዚህ ቋንቋዎችን አላምንባቸውም። ይልቁንስ ሌሎች ቋንቋዎች አሉ በተለያየ አለማት የሚነገሩና የተለያዩ የመስሪያ ቋንቋ የሆኑና ስራዎች የሚሰሩባቸው ቋንቋዎች ስላሉ በእነሱ ነው። እንጂ በድን ቋንቋ ላይ እኔ ምንም አይነት እምነትም ሆነ ግንዛቤ ስለሌለ በዚህ ቋንቋ የማላምን መሆኑን ለመግለጽ እወዳለሁ። ምክንያቱም ጠቀሜታው ምን እንደሆነ ብዙም ስላልተገነዘቡና ስታወን የሰጠውንም ጥቅም በግልጽ ማየት ስላልቻልኩ። በዚህ ቋንቋ እንደ አላምንም የማምንባቸው ሌሎች ቋንቋዎች አሉ። በድን ቋንቋ የሚባሉት ግን በድን ማለት ኦሬዲ ምንም የለለና ባዶ እንደማለት ስለሆነ። ተናጋሪ የሌለው የሞተና አገልግሎት የማይሰጥ ቋንቋ እስከሆነ ድረስ። በድን ቋንቋ ተብሎ ሊጠራ ስለሚችል በእኔ ግንዛቤ ስለዚህ በድን ቋንቋ አላምንም። አንድ ቋንቋ የሚናገረው ካጣ የሚግበባበት የሚለዋወጡበት በመረጃ ከጠፋ በድን ተብሎ ሊጠራ ስለሚችል። በእንደዚህ ቋንቋዎች ላይ እምነት የለኝም አላማናትም።

ብዙ አልነሳም በትንሹ ነው ምክንያቱም በብዙ በተመጣጠነና በተቀናጀ በተጠና መልኩ ስለሆነ። ብዙውን ጊዜ በትንሽ አለ ወይም ደግሞ አልነሳም በጊዜው። በአግባቡና ተገቢውን ጊዜ ከወሰድኩና ካረጋገጥኩ በኋላ በተገቢው ሁኔታ እንጂ ብዙ ትንሽ አላደርግም።

አይን የተለያዩ ጥቅሞች አሉት አይን ለማየት ይጠቅማል አይን ነገሮችን ለማገናዘብ ይጠቅማል። አይን በሚሆንበት ጊዜ ከርቀት በማየት እና ከተለያዩ አደጋዎች ለመጠበቅ እና ስራዎቻችንን በቀላሉ እያየንና እየጎበኘን እንድንወጣቸው ያደርገናል። ስለዚህ አይን ለተለያዩ ጠቀሜታዎች የሚውልና ለበርካታ አገልግሎቶች የሚሰጠን የሰውነታችን ክፍል ነው። የሰው አይን ሁለት ሲሆን ሁለቱ አይኖች በተለያየ እይታ ያላቸው እና የራሳቸው ሌንስ ያላቸው ሲሆኑ ነገሮችን ጥርት አድርገው የማየት እችላለሁ። ስለዚህ አይናችን ከተለያዩ ጉዳቶች መጠበቅ በጣም አስፈላጊ ነው። አይን በጣም ጥቅሜታው የጎላና ከፍተኛ ከመሆኑ የተነሳ አይናችንን በአግባቡ መንከባከብና አግባብ ባለው ሁኔታ መቆጣጠር በጣም አስፈላጊ ነው። አይን የሚሰጠው ጥቅም በጣም ወደር የለሽ ነው። ምክንያቱም ስራዎችን ለመስራት በአይናችን ማየት ያስፈልገናል ነገሮችን ለመለየት በአይናችን ማየት ያስፈልገናል። የተለያዩ እንቅስቃሴዎችን ለመስራት በአይናችን ማየት ያስፈልገናል። ስለዚህ አይን ትልቁና ዋነኛው የሰውነታችን ክፍል መሳሪያችን ስለሆነ አይናችንን በአግባቡ በመከባከብና እንዳይደርስበት በመጠበቅ መጠበቅ ያስፈልጋል። ስለዚህ አይን ከፍተኛ የሆነ ጥቅም እና አገልግሎት የሚሰጥ የሰውነታችን ክፍል ነው። አይናችንን መጠበቅ መንከባከብ በጣም ያስፈልጋል ብዬ አምናለሁ።